ብስክሌት ትጋልባለህ? አዎ ብስክሌት እጋልባለሁ ብስክሌት መጋለብ በጣም ደስ የሚለኝ። ኧ ብስክሌት ኧለልጆቼም ኧ ለጓደኞቼም በመግዛት ብስክሌት እንዲጋልቡ አደርጋለሁ። ብስክሌት ሁል ጊዜ ነው የምጋልበው ከከተማ በመውጣት ብስክሌት እገልባለሁ። እንዲሁም ኧ በሀገራችን የብስክሌት ዋጋ እየተወደደ በመሆኑ ነው እንጂ ብዙ ሰዎች ብስክሌት መንዳት ብስክሌት መጋለብ ይወዳሉ። በአጠቃላይ እዚህ ጋር ብስክሌት እንደ ኢትዮጵያ ሀገራችን የንግግር ስንት ብስክሌት ትጋልባለህ አይባልም። ብስክሌት ትነዳለህ ወይ ነው ሚባለው እና ብስክሌት እጋልባለሁ ሳይሆን ብስክሌት እነዳለሁ። እና ብስክሌት መንዳት በጣም ነው ምወደው ብስክሌት መ መንዳትም እችላለሁ። እና ሁልጊዜም ብስክሌት እነዳለሁ። ለስራ መጓጓዣ የምጠቀምባቸው መጓጓዣዎች አንዱ ብስክሌት ነው። ከዛም አልፎ ኧ አንዳንድ ጊዜ መኪኖችን እጠቀማለሁ። እና የተለያዩ ቦታዎች ላይ ለመሄድ ለመጓጓዣ ከምትጠቀማቸው ውስጥ አንዱ ብስክሌት ነውና ብስክሌት ስነዳ የእንቅስቃሴ ማድረግ ስለሚችል የደም ዝውውሮችን እግሮችን የልብም ትርታን የተለያዩ እጅ ላይ ያሉትን አእምሮ ላይ ያለውን ነገር የደም ዝውውር የልብ ትርታ ሁሉንም ነገር ስለሚያስተካክል ብስክሌት ኧ መንዳት በጣም ነው ሚያስደስተኝ እና በዛም ምክንያት የጤና ትልቅ ጥቅም ስለሚሳጥ ብስክሌት መንዳትን አዘወትራለሁ ብስክሌትም እነዳለሁ። እና ከዛ ከዛ አንፃር ብስክሌትን በጣም ነው የምወደው ኧ ብስክሌትም መንዳት እምፈልገው ብዙ ጓደኞችም ብስክሌት እንዲነዱ አደርጋለሁ። የ ካለው የጤና ጥቅም አንፃር የጤና ባለሙያዎችም እ ብስክሌት እንድንነዳ ይመክራሉ። ካለው ጥቅም አንፃር እና ብስክሌትን እነዳለሁ ብስክሌት መንዳት በጣም ነው ደስ የሚለው። ብስክሌት መንዳት በጣም ነው የምወደው። ከዛ ከዛ አንፃር ብስክሌትን ማዘውተር እፈልጋለሁ እና እሱ ብቻ ሳይሆን በስራ ቦታችን ያለው የስራ አስኪያጃችን የዋናው የስራው ባለቤት እ እሱም ቢሆን ብስክሌትን የድርጅቱ ሰራተኞች እንዲጠቀሙ ለጤናቸው ትልቅ ጥቅም እንዳለው በማስረዳት በድርጅቱ ውስጥ ያሉት ሰራተኞች የ ገንዘብ ድጋፍ አድርጎ ብስክሌቶችን ኧ እንዲገዙ ያደርጋል እና ከዛ ከዛ አንፃር ብስክሌትን እንድንጠቀም እ ስ በምንገፋፋበት ጊዜ ያው ብስክሌቶችን እንነዳለን። እና በአካባቢያችንም ብስክሌቶችን ያው የሚያለማምዱ ብዙ ሰዎች አሉ። ወጣቶች በአብዛኛው ብስክሌቶች ይነዳሉ። ኧ ሴቶች ኧ አዛውንቶች አንዳንድ ናቸው። ሴቶች በአብዛኛው ብስክዴቶችን ይነዳሉ ከዛ በተረፈ ግን በብዛት የሚነዱት ወጣቶች እነዚህ ተማሪዎች እድሜያቸው ከ16 ከ15 አመት እስከ 23 አመት እስከ ሃያ ሰባት አመት አካባቢ ባሉ እድሜ ውስጥ ያሉ ወጣቶች በብዛት በአብዛኛው ማለት ይቻላል ብስክሌቶችን የሚነዱት ብስክሌቶችን የሚጠቀሙት እነሱ ናቸው እና ስለ ብስክሌት ጥቅም በብዛት እነሱ ያውቃሉ። እና እኔም በዛ እድሜ ውስጥ ክልል ውስጥ ስለምገኝ ብስክሌትን እነዳለሁ እና ብስክሌት መንዳት በጣም ትልቅ ጥቅም አለው ለማለት እወዳለሁ። አንዳንድ ጊዜ የስራ እረፍት ቀናችን ውድ ቀን ነውና የዛን ቀን ከስራ ባልደረቦቼ ጋር ኧ ካለሁበት ከምኖርበት ከተማ ወጣ በ በሚል ኧ ወደ 30 ኪሎ ሜትር የሚደርስ ርቀት ያለው ኧ ጉዞ በብስክሌት እናደርጋለንና የዛን ቀን የምናደርገውን ጉዞ በጣም ነው እምወደውና በጉጉትም ነው እምጠብቀው እና ብስክሌት መንዳት በጣም አሪፍ ነው እላለሁ ሰዎችንም እንዲነዱ እመክራለሁ ተጠቀሙበት ብስክሌት ንዱ ጤናችሁንም ጠብቁ ማለት እፈልጋለሁ ትልቅ ጥቅም አለው ብስክሌት መንዳት እና ተጠቀሙበት ማለት ነው የምወደው ሁልጊዜም ብስክሌት መንዳት አሪፍ ነው ተገቢ ነው ለማለት እወዳለሁ